እሺ ቀጣይ ጥያቄ ደግሞ ትንኞች በአካባቢያችሁ አሉ ወይ? ነው የሚለው ለዚህኛው ጥያቄ ሊመልስ የሚችለው አዎ አሉ ምክንያቱም እኛ አካባቢ በጣም ሙቀት ስለሆነ በጣምም ዝናብ ይዘንባል በዚህ ያልክ ዝናብ ዘንበውን ሙቀት ሲሆን መሬቱም እንደዚህ ጭቅይት ነገር ይላል ውሃ የሚያቁር ውሃም አለና በዚህ በዚህ ምክንያት በጣም ብዙ ትንኝነቶች አሉና የኛ አካባቢ ደግሞ በሚታወቀው በወባ ወረርሽኝ ነው ስለዚህ በዚህ በዚህ ምክንያት አሉ በጣም የወባ ወረርሽኝም አለ

እሺ ቀጣዩ ጥያቄ ምን አይነት መሳሪያዎችን መሳሪያዎች ትጠቀማለህ ምን አይነት መሳሪያዎች ትጠቀማለህ ነው የሚለው? ምን ለማለት እንደተፈለገ አልገባኝም። እዚህ ጋር ግን እኔ ቀጥታ ወደ ስነ አእምሮዬ የመጣልኝ ምንድነው? የጽህፈት መሳሪያዎች አሉና በጣም ደስ የሚሉኝ አሉ። ስክሪፕቶ እጠቀማለሁ። እርሳስ እጠቀማለሁ ደብተር እጠቀማለሁ ከዚህ ውጪ ሌሎችን የምጠቀማቸው መሳሪያዎች ምን ምንድን ናቸው ያሉት? እንደዚህ ለጽሁፍ መሳሪያ እንደ ፕሪንተር እጠቀማለሁ ኮምፒውተሮች ስልክ እጠቀማለሁ ማለት ነው በአጠቃላይ

እሺ ቀጣዩ ጥያቄ ወደ ስራ ምን ልብስ ትለብሳለህ? አብዛኛው ጊዜ የተለያዩ ሰዎች የተለያየ አይነት ልብሶች ነው የሚለብሱት ለምሳሌ እነዚህ ኮንስትራክሽን ቦታዎች ላይ የሚውሉ ሰዎች ለደህንነታቸው ምቹ በሚሆን እንደ ኮፍያ የሚመስል ነገር የሚያደርጉት ልብስ ጫማ ጓንቲ ተለያዩ ነገሮችን ያደርጋሉ እኔ ደግሞ እኔ በምሰራበት ድርጅት ሱሪና የላይ ሹራብ ነው ብቻ ያለን ስለዚህ ይሄንን አድርገን ነው እኛም ጋር የሚመጣው የሚገለግሉ ሰዎችን ነው

የአካባቢዎ ገበያ እንዴት ነው? ነው የሚለው ቀጣይ ጥያቄ። ለዚኛው ረዘም ያለ መልስ ነው ያለኝ። ያካባቢያችን ገበያ በጣም ነው ደስ ሚለው። በጣም ጥሩ ነው። ምክንያቱም ደሞ እኛ ቅርብ ከእኛ ቤት በጣም ቅርብ ስለሆነ ብዙ ሰው ከሌላ ቦታ እየመጣ ነው እኛ ሰፈር የሚገዛው። እና እኛ ሰፈር በቀላሉ ምናገኛቸው ብዙ አይነት ምርቶች ስላሉ ዋጋውም ይቀንሳል እ ከዋጋ በላይ ደሞ ቅርበቱ ምንም የታክሲ የምንምም አያስፈልገንም። ልላኛው ደሞ የምንፈልጋ እንደዚ ነገሮች ሊበላሽባቸው እንደሆነ ካወቁ ወይም የሆነ ስጋት ካሳደሩ ባይ ዝም ብሎ ከሚበላሽ እነዚ ጎረቤቶቻችን ቢበሉት ይሻላል ብሎ በጣም በቅናሽ ገንዘብ ነው ሚሸጡልን። ምንፈልገውን አይነት ምርት ማለት ነው። በቃ ከሚበላሽ ብለው ሚጥሩት እኛን ነው። ለምሳሌ ወተትና የወተት ተዋጽኦም ቢሆን እኛን ነው ጠርተው ሊያበሉን ሊያጠጡ እሚወዱ

እሺ ቀጣይ ጥያቄ ጊዜህን በደንብ ነው ወይ የምታስተዳድረው ነው የሚለው? ለዚኛው ጥያቄ ግልጽ የሆነ መልስ ነው የምመልሰው። በጣም ከሁሉም በላይ በደንብ አድርጌ ትኩረት ሰጥቼ እየሰራሁበት ያለሁበት ሁኔታ ጊዜን በደንብ አድርጎ ማስተዳደርን ነውና በደንብ በቻልኩት መጠን እያስተዳደርኩኝ ነው ያለሁት። ምክንያቱም በጣም ብዙ ስራዎች ይደራረቡኛልና እንደዚህ ለሚደራረቡ ስራዎች ደግሞ ሊያከብደው የሚችለው ከመጠን በላይ ሊያከብደው የሚችለው የስራ የጊዜን በደንብ አድርጎ አለማስተዳደር ነው ችግር የሚያመጣው ማለት ነው። እንጂ በዚች ባለችን ሰዓታት ሁሉንም ማስተዳደር ብንችል ልክ እንደ ላይ የደረሱት ሀብታም ብለን የምናውቃቸው ወይም ደግሞ የተሳካላቸው ሰዎች ናቸው ብለን የምናውቃቸው ሰዎችን እነሱ የሚያደርጉትን ወይም ደግሞ የሚኖርትን ህይወት መኖር አያቅተንም ባላቅተን ነበረ ማለት ነው። ስለዚህ በዚህ በዚህ ምክንያት አዎ ልክ ነው ብዬ አስባለሁ። ጊዜን በደንብ መስተዳደር አለበት ከተስተዳደረ በቃ ብዙ ነገሮች ይሰሩበታል። እኔ በጣም የሚያሳዝነኝ ሌላ ሰው እንደዛ ላያስብ ይችላል ከአሁን በፊት በጣም ብዙ ስራ ያለበት ሰው ሲሯራጥ ያየሁት ሰው። ለምንድነው የማያርፈው? ምን ያገኛልና ብዬ ነበር የማስበው ግን ደጋነሱ ናቸው። በጣም የተሻለ ህይወት እየኖሩ ያሉት እነሱ ናቸው ለካ። ምክንያቱም በአላማ ነው ሁሉም ነገር እያደረጉ ያሉት የሚያደርጉትን ነገር ያውቃሉ በደንብ እና በዚህ በዚህ ምክንያት እንትን ያደርጋሉ ማለት ነው። ህይወታቸውን በደንብ ነው የሚያስተዳድሩት ማለት ነው። ስለዚህ እንደውም የነሱ ህይወት እያስቀናኝ መጣ ቀስ በቀስ ጊዜ በሄደ ቁጥር በጨመረ ቁጥር በጣም ነው የሚያስቀናኝ የነሱ ህይወት። ምክንያቱም ማረፍ ቢፈልጉ ማረፍ ይችላሉ ያኛው ሰው ግን በደንብ ብዙ እረፍት ያለው ሰው ግን መስራት ቢችል አይሰራም። ቀላል ነገር ስላልሆነ ማለት ነው። ለሱ በጣም የሚከብደው ስራ ማግኘት ነው። ለነዛ ደግሞ በጣም የሚከብዳቸው ስራቸውን ማቆም ነው የሚከብዳቸው ደግሞ በምርጫ ስለሆነ ማለት ነው። እነዛም መርጠዋል ግን አላወቁትም እንደመረጡ ያኛው ግን እያወቀ ነው መርጦ የሚያቆመው ስራውን ማለት ነው፤ ስለዚህ በዚህ በዚህ ምክንያት አዎ እንደዛ ሊሆን ይችላል እንጂ በአጠቃላይ ግን ጊዜን በደንብ ማስተዳደር ማለት በጣም ትልቅ ክህሎት ነው፤ ይሄ ደግሞ የሚመጣው መጀመሪያ ላይ በጣም ነበረ ወይኔ! ምንድነው የሚሻለኝ ያንን ስራ በደንብ አድርጌ ሳልይዝ ያንንም በደንብ አድርጌ ሳልይዝ ሁሉም ሊፈርስብኝ ነው የጊዜ በደንብ አድርጌ ማስተዳደር ወይም አጠቃቀም ስለማልችልበት እያልኩኝ ነበር የማስበው። ከዛ ግን በጣም ሲደራረብብኝ እና እነዚህ ሁሉም ስራዎችን በጣም እንደምፈልጋቸው ሲገባኝ ተውኩት ማለት ነው። ያን እንትን ስራ መስራት በጣም ተውኩት። ሙሉ በሙሉ ስራዬን መስራት ተውኩ። ስራዬን መስራት ሳይሆን የጊዜ አጠቃቀሜን ነው እንጂ ችግር ያለበት ስራ ስለበዛብኝ እንዳልሆነ ገባኝ ማለት ነው። በዚህ ምክንያት በጣም ደስተኛ ነኝ እኔ የፈለኩትን ነገር አሁን አደርጋለሁ፤ ደስ እያለኝ የማደርጋቸው በጣም ብዙ ነገሮች አሉ በዚህ በዚህ ምክንያት በቃ ደስተኛ ነኝ በህይወቴ። ማድረግ የሚገባኝን ነገሮች እያደረጉኝ ስለሆነ

የእቃ ቁጥጥር ታደርጋለህ ወይ የሚለው ቀጣዩ ጥያቄ? ለዚኛው ያለኝ ትንሽ እንትን ይሰማኛል ይሄንን ጥያቄ ስመልሰው። የቃ ቁጥጥር ብዙም አላደርግም ችግሬ በጣም ትልቁ ችግር ብዬ የማስበው ለኔ ህይወቴ ላይ እያስቸገረኝ ያለው እሱ ነው። ምክንያቱም እንዴት አድርጌ እቃዎቹን እንደም እንደማመጣቸው በደንብ አድርጌ ነው የማውቀው። ነገር ግን አንዴ እጄ ላይ ከገቡ በኋላ ግን በቃ ምንም ነው። ብዙ አትኩረትም አልሰጠው ትኩረት ትኩረት መስጠት ብቻ ሳይሆን ሲጠፋ ራሱ ውስጤ አይረበሽም እኔ ይገርመኛል። ይሄ ግን የጤነኛ ሰው አስተሳሰብ ነው ግን ብዬ አንዳንዴ አስባለሁ ማለት ነው። ልክ ነው ወይስ አይደለም? ምንድነው ብዬ በቃ እጨነቅበታለሁ የምር የምር ማለት ነው። እና የቃ ቁጥጥር ግዴታ መደረግ አለበት አንዳንድ መሳሳት ምሳሳታቸው ስህተቶች በጣም ነው የሚያስቁኝ። እና የቃ ቁጥጥር ግዴታ መደረግ አለበት። ምን ምንድነው ስሆን የነበረው የዛኔን እኮ በጣም ነው የሚገርመኝ። የቃ ቁጥጥር ታደርጋለህ የሚለውን አዎ ብዬ መመለስ እፈልጋለሁ። አዎ የቃ ቁጥጥር ታደርጋለህ አዎ አደርጋለሁ። ይሄ የሆነበት ምክንያት ደግሞ በቃ በጣም ስለሚከብድ ማለት ነው። ወደኋላ ተመልሼ ያንን ነገር እያሰብኩኝ ይሄ ማሰብ አቃተኝ። ምን እንደሆነ ባላውቅም ማለት ነው። በቃ አንዳንዴ ራሴን ይቅርታ የማልልባቸው ሁኔታዎች እየመጡ የሚረብሹኝም አሉና። እንደዚህ አይነት ህይወት በማሳለፉ በጣም ነው የማዝነው ብቻ ችግር የለም። ወደ ጥያቄ ልመልስ የእቃ ቁጥጥር ታደርጋለህ ወይ የሚለውን ጥያቄ ስመልሰው? በስነ ስርዓት የኛውን እንመልስ መጀመሪያና መብራቱን አብርቼ ምናምን ይቺም እንዳታልቅብኝ ባትሪ በደንብ ልጠንቀቅባት። እና የእቃ ቁጥጥር የማደርግባቸው ሁኔታዎች ደክም ያለ ናቸው። ቀድም እንደጠቀስኩት እያየሁኝ በቃ ለማድረግ ሰንፋለሁ። ማድረግ ያሉብኝን ነገሮች ናቸው ብዬ የማስባቸውን ለማድረግ በጣም ነው የምሳነፈው። በዚህ በዚህ ምክንያት እንደዛ እየሆነ ይመጣል ማለት ነው። እና ሌሎቹ ደግሞ እኔ ስኖር ነው ማወቅ እንዳሳውቃቸው የምፈልገው ነገር ምንድነው? እኔ ስኖር ወይም ደግሞ እኔ ደስተኛ ሰውን ሁሉም ነገር እንደፈለኩት ማድረግ የምችለው እና የሚሻለው ነገር ብዬ የማስበው ደግሞ ይሄ እንትን ሊሰማኝ አይገባም። በቃ እኔ ካቋረጥኩኝ ምን ይሆናሉ እነዚህ ቤተሰቦች። ከእኛ ውጪ ማን ማንስ እንደኛ የሚያስብላቸው ሰው አለ። እና በቃ ምንም እንደዛ ሊሰማኝ አይገባም። የሰዓቴ ታወቀ ባደርገው ደስ ይለኛል። ስለዚህ ሰኞ ሮብና አርብ ቶሎ ብዬ ብመጣ እመርጣለሁኝ። እኔ ከዛ ሰኞና ሮብ ስብሰባ እናደርጋለን ወይ ሰኞና ሮብን እንቀይረዋለን ማለት ነው። ስሰባችን እናደርጋለን የእቃችን ቁጥጥር እናደርጋለን። ቀልድ አይኖርም ማለት ነው። ካሁን በኋላ በቃ ሰኞ ሮብ አርብ ነው የምመጣው በሳምንት አንዴ። ብቻ ሳይሆን መቅረት ያለብኝ አሁን ገና ተማሪዎችም ስላሌሉ አንዳንድ ቀን እየዘለልኩኝ ብመጣ ጥሩ ነው እላለሁ ምክንያቱም ስልችት እያለኝ ነው የሆነ ደስ የማይል ስሜትም እየተሰማኝ ስለሆነ። እንደዛ አድርጌ ብመጣ ጥሩ ነው በተለይ እሷ በማትኖርበት ሰዓት ብመጣ ላንገናኝ ነው ከሷ ጋር ማለት ነው። ግን ደግሞ እሱን አልፈልገውም። እሷ ባለችበት ሰዓት ሁሌም መገኘት ነው የምፈልገው። ምክንያቱም አብረን ብዙ የምንቀይራቸው ነገሮች ስላሉ እሷ እሷ ከሌለች ብዙም ደስ አይለኝም። ግን እስቲ እንደዛ ለማድረግ እሞክራለሁኝ